ሰዎች በአይን ትመለከቻለሽ ወይ? አዎ እመለከታለሁኝ በተለያየ መልኩ በሀዘኔታ መልኩ እመለከታለሁ ይሄን በፍቅር መልኩ እመለከታለሁ። እንዴት እኔ ሰዎችን በአይን እንደምመለከታቸው ያው የሰዎች ሁኔታም ይለያል። ከዛ የኔ ድርጊትም ይወስነዋል ማለት ነው። ስለዚህ በተለያየ መልኩ በአይን እመለከታቸዋለሁ

የምወዳቸው ፍራፍሬ ሙዝን እወዳለሁ ብርቱካን እወዳለሁ አናናስም እወዳለሁ ማንጎ ፓፓይ እነዚህን ነገሮች እወዳቸዋለሁ። በአትክልትም አድርጌ በመብላት በቁርስ ሰዓት እና በምሳ ሰዓት ወይም ደግሞ በጁስ አድርጌ ተፈጭቶ በወተት ተደርጎ ከሁሉም ጋር መብላት። እምወደው ማለት ነው

ጥያቄው እራሱ ልክ አይደለም በብዙ ህዘብ መካከል መሆን ታመቻቸህ ይሄ ጥያቄ ልክ አይደለም? በብዙ ህዝብ መካከል መሆን ይመችሃል ወይ ከሆነ ለወንድ ነው ይመችሻል ወይ ከሆነ ለሴት ነው? አዎ በብዙ ህዝብ መካከል መሆን አይመቸኝም ምክንያቱም ጫጫታ አለ ወከባ አለ ጓገጭ አለ። ብዙ ነገር ስላለ። ማይንድ ይረብሻል። ሰላሜን ይነሳኛል ስለዚህ በብዙ ህዝብ መካከል መሆን አልወደውም። ለብዙ ነገር ለድምጽም ለእይታም ማለት ነው

መጠበቅ ታግድ ነው ይሄ ጥያቄ ልክ አደለም። መጠበቅ ትወጃለሽ ወይ ሊሆንሽ እንዴ? መጠበቅ ታግድ የሚለው እንቋንቋ በአማርኛ እኔ አላውቅም። መጠበቅ ትችላለህ ወይም ደግሞ ትጠያለሽ ወይ? ከሆነ ነው መጠበቅ መጠበቅ መጠበቅ አልችልም። ይሰለቸኛል ጊዜ ለሰዎች አንድ ደቂቃ እንኳን ብሰዋ ብዙ ሰዓት ያደረኩት ላይ ይመስለኛል። ብዙ ሰዓትም አልጠብቅም እና አይስማማኝም መጠበቅ ረጅም ሰዓት በተለይ መጠበቅ ደስ አይለኝም። መጠበቅ መጠበቅ ከሆነ መጠበቅ ከሆነ ግን እኔ መጠበቅን አልወድም ያ ማለት ሰዎችን ይጠብቁኛል ማለት ነው። ስለዚህ ታግጃለሁ ማለት ነው። ምንም ነገር ማድረግ አልችልም ምክንያቱም እተጠበቅኩ ነው። ማለት ታስሬያለሁ ማለት ነው። በቃ በአጭር መንገድ ስለዚህ እንደዛ ከሆነ። ሁለቱንም አልወደዳቸውም መጠበቅ ለሰውም ሆነ ለምንም አልወድም። መጠበቅም አልወድም ምክኒያቱም እስረኛ ነኝ የቆመ እስረኛ መሆን የለም ማለት ነው።

አይ ቲንክ ይሄ የተሻለ ጥያቄ ነው በቤተሰብዎ ምን አይነት ባህላትን ታከብራላችሁ? ኦኬ ምን አይነት ባህላትን ታከብሪያለሽ ከቤተሰቦችሽ ጋር ለማለት ነው? በቤተሰቦ በዓላቶች ለምሳሌ አዲስ አመት ሲሆን የገና የጌታ ልደትን ሲሆን ነበር። ፋሲካ በጣም የሚከበረው ከቤተሰብ ጋር ሆነን እናከብራለን። መስቀል። ከዛ ደግሞ እንቁጣጣሽም አለ። ብቻ የተለያዩ በዓላቶች አሉ በመሃል ላይ ደግሞ ንግስም የሚሆንበት በእምነት ዙሪያ በዓላቶች አሉ። ለምሳሌ የድንግል ማርያም ልደታ ልደት ይሄ ይከበራል። ካላንደር የሚዘጋባቸው ጊዜያቶችም ስለሆኑ ማለት ነው። እነዚህ እነዚህ ከቤት ስብስብ ጋር ሆነን እናከብራቸዋለን በጣም ብዙ ናቸው። አዲስ አመት አለ። መስቀል አለ። ገና አለ። ልደታ ማርያም አለች። ፋሲካ አለ። ፍልሰታ አለ። እንቁጣጣሽ አለ። ስለዚህ እነዚህን በትንሹ ማለት ነው ስለዚህ መአት መአት ናቸው። የምናከብራቸው ማለት ነው።

ኡ! ዛሬ የአየር ሁኔታው እንዴት ነበረ? የዛሬ የአየር ሁኔታ ይደብራል። ያ ማለት ውዝግብ ያለ የአየር ሁኔታ ነበር ምክንያቱም ጠዋት ብርድ አለ ቅዝቃዜው፣ ቀን ፀሀዩ ሀይለኛ ነው ያቃጥላል፣ ወደ ማታ ብርድ እና ቅዝቃዜው አይቻልም አሁን ራሱ ጉንፋን ይዞኛል የብርዱ ቅዝቃዜ ማለት ነው። ስለዚህ አየሩ የተመታ ነው ማለት ነው፣ ስለዚህ ለዛ ነው የአየር ሁኔታው የተወዛገበ ነው።

እዎ ገንፎ ትበላ ትበያለሽ ወይ ኧረጉድ ጥያቄ ገንፎ አወቅኩኝ አግኝቼ ነው ጥርግ ነው የማደርገው ለዚያው። ገንፎ አንደኛ ጥሩ ነው ፕሮቲን አለው ካርቦን ዳይክሳይድ ካርቦንም አለው ሶሪ እና ፕሮቲን ስላለው ያወፍራል። ስለዚህ ገንፎ አንድም ከገብስ ነው ሁለትም ከቅቤ ነው የሚሰራው ሶስት እሳትን ለሰስ ተደርጎ ነው ስለዚህ በጣም አሪፍ ምግብ ነው። ለማንኛውም ለአስ ሴት ይመከራል ለታመመ ሰው ይመከራል የበለጠ እንዲጠግናቸው ማለት ነው። ይሄ ይሄ ክፍተት የሆነው አካላችንና አጥንታችን ሞላ ያደርገዋል ይባላል። ስለዚህ ገንፎ እበላለሁ ብዙ ሰውም ይበላል ይጠቀሙ

ውይ እውነት ለመናገር እኔ ብዙ ጨ ብ ብ ብዙ ጨው አልወድም። ምክንያቱም ልብ ድካም ያመጣል ከዛ ጨው ሲበዛበት ልቤ ነው የሚያመኝ። ስለዚህ የጨው ብዛት እኔ ብዙም አልወድም ቤተሰቦቼም አይወዱም። ስለዚህ ጨው ባይኖረው ሳይኖር ሁላ ምንበላበት ጊዜም አለ። እንደ ምግቡ ማለት ነው

ልብስ በእጅ ታጥቢያለሽ ወይ እንዴታ እንዴት አላጥብም አጥባለው አዎ ምክኛቱም ማሽን ብሰጠውም አጽድቶ ስለማይሰጠኝ መጀመሪያ ቆሻሻ ቆሻሻውን እጄታውና አንጌታው አንገቱን። በእጄ አሸዋለሁኝ ከዛ በኋላ በማሽን ይታጠባል ማለት ነው። ወይም ደግሞ ማኪያ የያዘ የቆሸሸ ቦታ የያዘው እንትኑ እሱን እሽት አደርገዋለሁ በእጄ። ከዛ አዎ ስለዚህ ልብስ አንዳንድ ጊዜ በእጄ አጥባለሁኝ። መብራት ሳይኖር ሲቀር ወይም ደግሞ አስፈላጊ ልብስ ከሆነ ማለት ነው

ጥያቄ አልገባኝም በመስመር ላይ ትማራለህ ምን ለማለት ይሁን? በመስመር እንግዲህ በመስመር ላይ ትማራ ትማርያለሺ ለማለት በትክክል ትማሪያለሺ ለማለት ከሆነ አወ በትክክል እማራለሁ። በመስመር ማለት በትክክል ትማርያለሺ ማለት ነው

ምን አይን ጫማ ትወልጃለሽ እኔ ለፕሮግራም ምናምን ሲሆን ሂል ጫማ እጠቀማለሁ። ግን አዛኛው ጊዜ ፍላት እንደ ስኒከር አይነት ነው እኔ የምወደውን ነው የምጠቀመው ምክንያቱም ኮምፎርት ይሰጠኛል ምቾት ይሰጠኛል ፍላት ጫማ። ስፖርት ስሰራ ስራመድ ለሰውነት ባላንስ አንስተህ ሲይዝልኝ ስለዚህ ፍላት ጫማ ነው የምጠቀመው።

ቃላቶች በጣም እየተደጋገሙ ነው ቃልህን ትጠብቃለህ? ወይ አዎ ቃሌን እጠብቃለሁ ቃሌን ማጠፍ አልወድም። ሰው ቃሉን የሚያጥፍም አልወድም ስለዚህ ለራሴ የማልወደው ሰውም እንዲያደርገው አልወድምና ቃል ማጠፍ አልወድም። ወይም ቃል ባልገባ ይሻለኛል። የማላደርገው ከሆነ በርቀቴ ስለዚህ ቃል ሳልገባ ራሴን ጠብቄ እኖራለሁ ማለት ነው። ቃል ከገባሁ ግን የፈለኩ ምንም ምንም አድርጌ ቃሌ መጠበቅ አለብኝ።

ዋው ምን አይነት ልብስ ትወጃለሽ? የምወዳቸው ልብስ አንዳንድ ጊዜ ረጅም ቀሚስ ሙልት ያለ ሙሉ ያለ ግን ከጀርባው ክፍት የሆነ ጀርባዊ ክፍት የሆነ ዘመናዊ ስታይል ሊያዘግ ሰፊ ቀሚስ ጫማ አንዳንዴ አጭር ሱሪ ቁምጣ ሱሪ በስኒከር አንዳንድ ጊዜ እንደየአየሩ ግን እንደአየር ሁኔታው ነው። አንዳንድ ጊዜ ደግሞ የምወዳቸው ጨርቅ ልብሶችን ለምሳሌ እንደ ሱፍ አይነት ሆኖ በቃ የሚያምሩህ። ሱሪ ጨርቅ ጨርቅ ልብስ ያ ማለት ለሱሪም የሆነ በቀሚስ ማለትም በቃ የሚያማምሩ ሴት የሚያስመስሉ ልብሶች እንደዛ እንደዛ እወዳለሁ

እሽ እምታዉቀው አንድ ምሳሌ ንገረኝ ምሳሌ እሽ ምከረው ምከረው። እምቢ ካለ መከራ ይምከረው ይሄ አንድ ምሳሌ ነው። ሰውን መክረኸው መክረኸው እማይሰማ የማያተገብር ከሆነ። ትመክረውና ትመክረውና አልሰማ ካለህ ደግሞ ሮበ ራሱ ችግር ሲመጣ ይመክረዋል እንደማለት ነው። ስለዚህ ምሳሌ ይሄንን ነው

ዋ ሌሎች ማስተማር ትችያለሽ ወይ? አዎ እችላለሁ የማውቀውን ያህል አካፍላለሁ ግን ለማስተማር እችላለሁ። አንዳንድ ጊዜ ሲጀመር እንትንም አለኝ አስተማሪም ነኝ። ስለዚህ ማስተማር እችላለሁ። በመንፈሳዊም ሆነ በአለማዊም እንዲሁም በሳይንስም ቢሆን ስለዚህ ምችለውና የማቀውን ያህል አስተምራለሁ

እውነት ለመናገር እኔ ብዙም ድምጽ አልሰማም ግን አልፎ አልፎ ምናልባት ክላሲካል ክላሲካል የሆነ ድምፅና እሰማለሁ እና አብዛሀኛውን ጊዜ ግን መዝሙር ነው የምሰማው ማለት ነው። ከሰማሁኝም በቃ እንደዚያ ነው እንጂ ብዙም ሙዚቃ አድናቂ አይደለሁም።

አዎ ጥሩ ጥያቄ ሳህንሽን መታጠብ ትወዳለህ ወይ? ያ ማለትህ ጥያቄው ለማስተካከል ሳህንሽን ማጠብ ትወጃለሽ ወይ? ነው መሆን ያለበት አዎ እወዳለሁ። ምክንያቱም ካላጠብኩትን ንጹህ ሳህን አድርጌ አልበላም። ከዛ ደግሞ ጤናዬም አይጠበቅም። እታመማለሁ ማለት ነው ካልታጠበ ስለዚህ ሳህኖቸ በጥንቃቄ በጥራትን አጥቤ እጠቀማቸዋለሁ።

እኔ ድሮ በትምህርት ቤት በትምህርት ቤት የምትወደው ትምህርት ምን? ነበረ በልጅነቴ እማርሳውን ትምህርት ኬሚስትሪ ነበረ። ምክንያቱም የኬሚስተር አስተማሪያችን በጣም በጣም ጎበዝ አስተማሪ ነበረ ከሚነገረው በላይ እና። ወረቀት ምናምን አንይዝ እንዲሁ በቃላችን ነበረ የምንሰራው በቃ እየወጣን ወልዳይ ምናምን ምናምን ሰተና ስንፈት ምንም አይከብደንም በጣም አስተማሪ በጣም ጎበዝ ነበር እና። ስነረሳው

የስራ ምኞትሽ ምንድን ናቸው አይ ደስ ስል የሰራ ምኞቼ አሉኝ፤ ብዙም አይደሉም፣ ማለት ብዙ አይደለም፣ ትንሽም አይደለም። ስለዚህ እኔም የምመጥነው ያ ማለት የስራ ምኞቴ አንድም ለወደፊት ካምፓኒ እንዲኖረኝ ጥሩ ቤትም እንዲኖረኝ ስራ ምኞቴ ጥሩ ካምፓኒ የበጎ አድራጎት ካምፓኒ ከዚያ እኔ በምሰራው ስራዬ ደግሞ የተሻለ ነገር ስል ያ ማለት አድጎ በትልቅ ሆኖ ያሰብኩትን ምኞቴ እንዲደርስ እፈልጋለሁ ማለት ነው። ስለዚህ የስራ ምኞቴ እንደዛ ናቸው ማለት ነው ህልም ህልሜ ነው ምኞቴ ነው ለወደፊት

ኡ የአካል ብቃት እንቅስቃሴ ታደርጋለህ ወይ? አዎ አደርጋለሁ። የአካል እንቅስቃሴ በጣም አደርጋለሁ እወደዋለሁ ጤንነቴን ያስተካክልልኛል ሰውነቴ ቅልል ይልልኛል። እንቅስቃሴ ባደረኩ ግዜ ማለት ነው ስለዚህ። ጂም እንኩዋን ባልሄድ በቤቴ ሆኘ ጠዋት ተነስቼ እንቅስቃሴ ቤት አደርጋለሁ። ሰውነቴ አፍታታለሁ ማለት ነው ስለዚህ እንቅስቃሴ አንድን ለሰውነቴ ሁለት ለጤንነቴ። ሶስትም ስሰራ ፈታ ብዬ እሰራለሁ ማለት ነው።

ኦኬ አሁን ጠዋት ወይስ ማታ ሰው ነህ ይሄ ጥያቄ ልክ አይደለም? የጧት ሰው ነህ የማታ ሰው ነህ ወይስ የጧት ሰው ነህ ለማለት ነው መሆን ያለበት? የጧት ወይስ የማታ ሰው ነሽ ከሆነ እኔ የጧት ሰው አይደለሁም የማት ሰው ግን ነኝ። ማደርም እችላለሁ ችግር የለብኝም ጧት ግን ብዙም አይደለሁም በአስራ አንድ አስራ አንድ ሰዓት ተነሺ ግብ ይባል ሰነፍ ነኝ። አስራ ሁለት ሰዓት ባይሆን እንጂ እኔ አስራ አንድ ሰዓት ተነሺ ብሎ የሚቀሰቅሰኝ ወይም መነሳት ይሄ ወዘነን አልወድም። ሌሊቱ ግን አንጊ ቢባል ቁጭ ብዬ ማንጋት እችላለሁ ማደር እችላለሁ ችግር የለብኝም። ጠዋት ተኝቶ መነሳቱ ትንሽ ይከብደኛል

ደስ ሚል ጥያቄ ሽማግሌዎችን እንዴት ታከብሪዋለሽ? ሽማግሌዎችን እናገ ላይ ከሆነ ቅድሚያ ለእነሱ ሸክም ካላቸው ሸክማቸውን ጓዛቸውን ተቀብዬ እረዳቸዋለሁ። በታክሲ ላይ ከሆነ የተቀመጥኩበትን ቦታ ለእነሱ ተነስቼ ለእነሱ ነው የተመቻቸ አድርጌ መስጠት። ቅድሚያ ለእነሱ ብዙ ነገሮሽ ሽማግሌዎች እሰጣለሁ ቅድሚያ ያለ እነሱ ማለት ነው ከእኔ በፊት ሁሉ ነገር ማግኘት ያለባቸው እነሱ ነው ብዬ ስለማምን ቅድሚያ ለነሱ እሰጣለሁ ብዙ ነገር ማለት ነው። ስለዚህ ሽማግሌዎች እንደዛ አድርጌ ነው ማከብራቸው።

ጥላ ወይስ ፀሀይ ትመርጫለሽ? ሁለቱንም መርጣለሁ ጥላ ላይ ከሆንኩ ፀሀይ ያሰኘኛል። ፀሀይ ላይ ከሆንኩኝ ጥላ ያሰኘኛል ስለዚህ ሁለቱንም እጠቀማለሁ ማለት ነው። ሁለቱንም ነው ምመርጣቸው ሁለቱም ያስፈልጉኛል ካለጥላ ካለጸሃይ ፀሀይ ላይ ከሆንኩ ጥላ ያስፈልጋል። ጥላ ላይ ከሆንኩ ፀሀይን ያስፈልጋል። ስለዚህ ሁለቱም ምርጫየ ናቸው ማለት ነው

በምንጣፍ ላይ ትቀመጫለሽ ወይ? አዎ በተለይ በተለይ ፊልም ስናይ በቲቪ ሲሆን ምንጣፍ ላይ ተቀምጠን ቡና ስንጠጣ ምንጣፍ ላይ ተቀምጠን። ምንጣፍ ላይ ሆኖ ደስ ይላል ከዚያም ጥና ሲለኝ። ሶፋ አልወድም ብዙም እንትን አይለኝም ግን መሬት ላይ ምንጣፍ ላይ ትራሱን አድርጌ። መጠቀም እወዳለሁ።

በስራቦታ ጉአደኛ አለሺ አወ አለኚ ስራ ባልደረቦች ጉአደኛ አሉኚ ስራቦታ ምክናያቱም ጉአደኛ ግድ ነው ስራቦታ ስትሆን ጉአደኛ ይያዛል ለብዙነገር ሼር ለመደራረግ ለመተሳሰብ። ብዙ ነገር ለ ለመገናኘትም ሆነ ለ ለማካፈል። ስለዚህ ጓደኛ አለኝ። ብዙ ነገር ነገርን እናወራለን ከእሷ ጋር ስለ ስራም ሆነ ስለ ግላችን

እንደገና ጥቅም ላይ መዋል ታደርጋለህ እንደገና ጥቅም ላይ መዋል ታደርጋለክ ጥያቄው ልክ አይደለም ምኑን ነው ድጋሚ ጥቅም ላይ ማዋል የማደረገው? ግን እንደዛ ከሆነ እንደገና የተለያየ ነገር እንደገና ጥቅም ላይ ማዋል ትችያለሽ ከሆነ ግን አሁን ነገሮችን የተበላሽም ቢሆኑ ወይም ከጥቅም ውጪ ከሆኑ ድጋሚ ጥቅም ላይ እንዲውሉ የምችላቸውን ያህል በማድረግ ጥቅም ላይ እንዲውሉ ማድረግ እችላለሁ ማለት ነው

ጥፍር ትቆርጣ ትቆርጫለሽ ወይ? እሺ እንደጊዜው። በጣም ካሳደኩት አሳድገዋለሁ። ግን ከቆረጥኩት ቶሎ ቶሎ ጥፍሬ ቆርጣለሁ። ግን የእግሬን የእግር ጥፍሬን እቆርጣለሁ ቶሎ ቶሎ እንጂ የጣቴ የእጄ ግን ብዙም አልቆርጥም ረጅም እንዲሆን ነው የምፈልገው ግን ከተሰበረብኝ ምናልባት ወይም ደግሞ ጸበል ከገባሁ ለመግባት ከወሰንኩኝ ቆርጠዋለሁ።

ኡይ የምትወጂው እንስሳ ምንድነው? በስማም ደሰ ሲል የምወደው እንስሳ ውሻ በጣም ነው የምወደው። በጣም እወደዋለሁ እውነት ለመናገር ህይወትሽን ሰውይለት ብባል ራሱ ብሰጠው ደስ ይለኛል ምክንያቱም በጣም የዋህ ፍጡር ነው ለሰው አዛኝ እርዳታ ሰጪ። ከሰው በላይ ለሰው የሚያዘን። እንስሳ እንደ ውሻ እኔ አላውቅም። ስለዚህ እንስሳ የምወደውን ቢሆን ኖሮ። ውሻ በጣም ነው አብዝቼ የምወደው እንደውም ለወደፊት ራሱ እንደ ውሾችን የውሻ ማሳደጊያ ድርጅት እንዳይኖር እንዲኖረኝ እፈልጋለሁ

ጥሩ ጥያቄ ቅሬታዎች እንዴት ታስተናግዳለሽ ቅሬታዎችን ሲመጡ ራሴን አርምበታለሁ ከዛ ደግሞ ለቅሬታዎቹን ማስተካከያ አደርጋለሁ። ሰዎች ቅር የሰኙበትን በምን ምክንያት እንደሆነ እና ቅሬታ የሰኙበትን ለመፍታት ደስ እንዲላቸው በሚፈልጉት ነገር ለማድረግ።

የስራ ምግባር ታከብራለህ ወይ? አዎ ግዴታ ነው። የስራ ምግባር አከብራለሁ ምክንያቱም ካለ ስራ ምግባር ምንም ማድረግ ስለማይቻል። የስራ ምግባርን እከብራለሁ። የድርጅትን ስራ የስራ ምግባር ካላከበርኩኝ ስራ ስለማልችል ማለት ነው

ከጎረቤቶችሽ ጋር ጥሩ ግንኙነት አለሽ? አዎ አለኝ። ምክንያቱም ጎረቤቶቼን ሳከብራቸው ስወዳቸው እንደዛው ነው እነሱም እንደዛ ለዚህ ለችግር ጊዜ የሚሆነኝ ጎረቤቴ ነው። እና ጎረቤት ጋር ጥሩ ግንኙነት አለኝ። ምክንያቱ ከሩቅ ዘመድ የቅርብ ጎረቤት የሚባል አባባል እንዳለ ሆኖ። ጎረቤት ነው ቶሎ ደራሽ እና ጥሩ ግንኙነት መፍጠር ግድ ስለሆነ።

በመስተዎት ለይ? ምን ያህል ጊዜ ታያለሽ እውነት ለመናገር እኔ ብዙም አለስታውስም ከአየሁኝ አየሁኝ። እኔ እንጃ ወይም ደቂቃ እንደ እንደ ጊዜው ይወስናል። በዓል ለምሳሌ ፕሮግራም ካለኝ አብዝቼ ላይ እችላለሁ ልመለከት አለባበሴ ውበቴ። ሜካፕ አሰራር ምናምን ካልሆነ ግን ብዙም ፎከስ አላደርግም። እኔ በእንትኑ ማለት ነው።

ባዶ እግር መራመድ ተራምደሽ ታውቂያለሽ አዎ ተራምጄ አውቃለሁ። መቼ? አንዳንድ ጊዜ ግድ ይላል አልፎ ነው ከስንት አንዴ። አብዛኛው ጊዜ ግን ጸበል ገዳም ስንሄድ ግን ባዶ እግራችን ቤተክርስቲያን ስንሄድ ባዶ እግራችን ነው ስንሄድ ሳይሆን እዛ ቤተክርስቲያን ጫማችንን አውልቀን እንቀሳቅሳለን ባዶ እግራችን። ከነ ጫማችን አንገባም ምክንያቱም አብረው መጽሐፍ ቅዱስ ላይ እንደተጻፈ። ሙሴ ሙሴ ሆይ። ጫማህን አውልቅ የተቀደሰ ስፍራ ነውና እንደተባለ ማለት ነው

ስራሽን ትወጂዋለሽ ወይ? አዎ እወደዋለሁ በጣም ነው እምወደው። ስለዚህ ለወደፊት ህይወት የተሻለ ቦታ ሊያስቀምጠኝና ሊያኖረኝ ስለሚችል ስራዬን ስለ እወደዋለሁ በፍቅር ስለምወደው። እርግጠኛ ነኝ ለወደፊት ደግሞ የተሻለ ቦታ ደርሼ የምፈልገውን ሁሉን እንደማሳካ።

አዎ የጎረቤቶችሽን ድምጽ ትሰምያለሽ ወይ? አዎ እሰማለሁ። በጣም እሰማለሁኝ በተለያየ ነገር ድምጽ እሰማለሁ። የልጆች ጫጫታ ያዋቂዎች ድምጽ፤ ጮኸት፤ ዘፈን፤ ጥሪ ብቻ የጎረቤት ድምጽ በደንብ ይሰማል። እና ምክንያቱም ቅርብ ስለሆነ ይሰማል።

ቀልድ መናገር ትወዳለሽ ወይ? እውነት ለመናገር ለዚህ እኔ እንኳን ብቁ አይደለሁም። ቀልድ መናገር ብዙም አልችልም። ተሰጦዬ አይደለም ልምድም የለኝም። ቀልድም አላውቅበትም አልችልበትም ስለዚህ ቀልድ መናገር ቅርብ አይደለሁም ተሰጦ የለም።

ፍየል አይተሽ ታውቂያለሽ ኧረ ይሄ የሚያስቅ ጥያቄ ነው። ፍየል እማ ከኔ ጋር አይደል ያደገው እንዴት? አላቅም ፍየል በልቸው እያለ ታርዶ ለበአል እበለዋለሁ። ፍየልም ብዙ ጊዜ ነው የማየው በቤቴ በደጄ በገበያ ላይ በገበሬዎች ላይ ገጠር ላይ በሄድን

በል በየትኛው ቀን ወደ ገበያ ትሄጃለሽ? የገበያ ቀን ገበሬ የሚመጣበት ቅዳሜ ቅዳሜ ወይም ሮብ ሮብ ስለዚህ ከገበሬ ላገኛቸው የምችላቸው ለምሳሌ ጥፍ ስንዴ ሩዝ። ወይም ደግሞ አትክልት ነገሮች አንዳንድ ነገሮች ካሉ ዶሮ እንቁላል። ከገበሬ የሚገኝ ከሆኑ ወይም ቅቤ። ማር እነዚህን ለመግዛት ሮብና ቅዳሜ። ሌላ ነገር ለመግዛት ደግሞ ማርኬት ላይ። ቅዳሜ ቅዳሜ ወይም ሀሙስ ሀሙስ

የቅጥር ሂደት እንዴት ነው? የቅጥር ሂደት በጣም አሰልቺ እና የሚያስጠላ ነው። አስጠሊ ነው በአጪሩ። ምክንያቱም ቅጥር ነው። ብዙ ጊዜ ይሄን ከቅጥር ቤት ነው የምታሳልፈው። ያ ማለት አስራ አንድ ሰዓት ወይም አስራ ሁለት ሰዓት ሙሉ ተቀጥረህ የምትሰራው እንደሰራው ደግሞ ክፍያው አይደለም ዝቅተኛ ነው። እና እሱን እሱን ነገር ያስጠላል። ስራህን እየወደድከው የምታመጣው ገቢ ግን ትንሽዬ ስለሆነ እሱን አይመጣጠንም።

ቡና ወይስ ሻይ ትመርጫለሽ? ቡና መርጣለሁ። ሻይ ልብ ድካም ያመጣል። ነገር ግን ቡና ስጠጣ ትንሽ ያነቃቃኛል። ለስራ ላይ ወይም ደግሞ ስራዬን ሳልጨርስ ሌሊቱን ልሰራ ላድር እችላለሁ። ስለዚህ እንቅልፌን ትንሽ እንዳይበረታብኝ ወይ እንዳይጸናብኝ ቡና ከጠጣሁኝ ነቃ ያደርገኛል ማለት ነው። እንቅልፍ ያባርረዋል ስለዚህ ያበረታታኛል

ደስ የሚል ጥያቄ በቃ ምን ያህል ውሃ ትጠጫለሽ። ሁለት ሊትር ጎበዝ ከተባልኩኝ ሁለት ሊትር ተኩል ወይም ደግሞ ሁለት ሊትር ሶስት ሊትር ወይም አልጠጣም ከተባለ አንድ ሊትር፣ ግማሽ ሊትር በየቀኑ ግን አብዛኛውን ጊዜ አንድ ተኩል እስከ ሁለት ሊትር ባለው ብለን የሚይዘው ማለት ነው።

የወተት ተዋጽኦ ትወደድ ትወጃለሽ ወይ? በጣም በጣም እወዳለሁ ምክንያቱም ወተትን በእጁስ መልኩም እጠጣዋለሁ አፍልቸም እጠጣዋለሁ ሳይፈላም እጠጣዋለሁ ስለዚህ ወተት ተዋጽኦ በጣም ነው የምወደው። እርጎ ለምሳሌ አሁን ራሱ እርጎ እየጠጣሁ ነው ሪከርድ እያረኩ ያለው። ስለዚህ እርጎ ወተት እንቁላል ምናምን ስለዚህ እነዚህ ወተት ተዋጾን እወዳለሁ በቃ

የመንገድህን ስም ታውቃለህ? አዎ የህይወት መንገዴን ስም አውቀዋለሁ የፈጠረኝ ሰማይና ምድር የዘረጋ አምላኬ ጌታየው ስኩርሰሴ። መንገድን አውቃለሁ ስሙን አውቀዋለሁ መንገዱን አየዋለሁ ስለዚህ ድንግል ማርያምን መንገዷን ታሳየኛለች አውቀዋለሁ። ስለዚህ መንገድ የመንገዴ ስም ይሄ ነው ማለት ነው።

በበአላችሁ ሰርግ እንዴት ይከበራል ወይ ይከናወናል? በባህላችን ምን ባህላችን በኛ ባህል እንዴት መሰላችሁ ነው የከበረው። ሰዎች ይሁን ይጋባሉ ሲጋባ ሲጋቡ። በባህላዊ እቃዎች በባህላዊ ምግቦችን ሰዎችን ይበላሉ ይጠጣሉ ይስተናግዳሉ ባህላዊ መቀመጫዎቹን ከእጅ የተሰሩ በእንደዚህ ያሉ። ባህላዊ

እንዴ በእጅ መጻፍ ትወጃለሽ? ግድ ነው። ምክንያቱም በእጅ እየጻፍኩ አይደለም ያደግኩኝ ግድ ነው። ወረቀት ስክሪቢቶ እና ወረቀት በእጄ አይለያዩም። ሁል ጊዜ ስክሪብቶ ከእጄ አይለይም። ስለዚህ በእጄ መጻፍ በጣም ነው የምወደው ለወረቀትና ለእስክርቢቶ ቅርብነኝ ሀሳብ እጽፋለሁ። ምክንያቱም አይዲያ ስለሚዋሸኝ።

እውነት ለመናገር ማዕድን ትጠቀሚያለሽ እውነት ለመናገር እኔ እስካሁን አልተጠቀምኩኝም ከተጠቀምኩኝ ወርቅ ብር ነው። ስለዚህ ከእነዚህ ውጭ ሌላ ማዕድን የከበሩ ማዕድን ነው አልተጠቀምኩኝም። ግን ከዚህ በኋላ ግን ይጠቀማለሁኝ እቅድ አለኝ ወደፊት ለመጠቀም። ስለዚህ ወንድሜም ስላለ የማዕድን ቁፋሮ የሚሰራ ወይም ደግሞ ማዕድን

ሞባይል ዳታ ትጠቀሜያለሽ ወይ? አዎ እጠቀማለሁ ሞባይል ዳታ ምክንያቱም ዋይፋይ በሌለበት ጊዜ ሮፐርን ከመያዝ ከምንም ይገላግላል ለጉዞ ላይ ሲኮን ቤተክርስቲያን ቤት ላይ በየቦታ ሲኮን ዋይልድ በጣም ወሳኝ ነው። ተጨማሪ እያዝ ዝባዝንኬ ነገር ስለማይኖር ማለት ነው።

ምን ያህል ልብስህ ምን ያህል ጊዜ ታጥባለህ? ልብሱን እንደቆሸሸ ነው የማጥበው። ስለዚህ ጊዜ እንትን አልልም ወይም በሁለት ሳምንት ወይም በአንድ ወር ልብሴን አጥባለሁ ሰብስቤ ማለት ነው። ስለዚህ ሲቆሽሽ ነው ማጠብ የምችለው ማለት ነው።

መዝገቦችን ታስቀምጫለሽ ወይ? አዎ ቅድም ጥያቄ ላይ እንደተናገርኩት እስክርብቶና ወረቀት ከእጄ ብዙም አይጠፋም ብዙ ግዜ ለወረቀት ቅርብ ነኝ። ስለዚህ መዝገቦቼን በዛ ልክ አስቀምጣለሁ። አይጠፉብኝም እንዲጠፉብኝም አልፈልግም። ስለዚህ ነገሮችን ማስታወሳቸው እየጻፍኩት ለማስቀመጥ ለዚያ ነው

ምን አይነት ቦርሳ ትጠቀሚያለሽ ቦርሳ የቆዳ ውጤቶችን እጠቀማለሁ አብዛኛው ቦርሳዬ እንደዛ ነው ጨርቅ ቦርሳ የለኝም። ስለዚህ ቆዳ ቦርሳ እጠቀማለሁ። ካንጋሮም አልፎ አልፎ አሉኝ የተወሰኑ አሉኝ። የቤት ጫማዬም። እንደዛ ነው ስለዚህ ቡርሳዬ እንደዛ ናቸው ማለት ነው። የቆዳ አይነት። እና ቅልል ያሉ ለወጣት የሚሆኑ ቦርሳዎች ናቸው። ወይም በጣም ትላልቅ የሆነ ቦርሳ ወይም ደግሞ ትንጥዬ ከዛ ነጭ የሆነች ቦርሳ። ቅንጡ

ሰዎች እንዴት ታስተዋውቃለህ ምኑን ነው የማስተዋውቀው ወይስ ሰዎች እንዴት ትተዋወቂያለሽ? ከሆነ ጥያቄ። አዎ ሰዎችን እንደመጣጣቸው እስተዋውቃቸዋለሁ። ከስራ ጋር ከሆነ ቅልል ብዬ። በጓደኞች ከሆነ ቅልል ብዬ በጓደኝነት በስራ ሲሆን በስራ አይነት ስታይል ወይም ደግሞ መልኩ ሆኜ እተዋወቃቸዋለሁ ማለት ነው።

ወይኔ ጥያቄ እየተደጋገመ ነው ምን ያህል ጊዜ ወደ ገብያ ትሄጃለሽ? በሳምንት አንድ ግዜ እሄዳለው። ስለዝህ ገብያ በሳምንት አንድ ግዜ አደርጋለው ፍሪጄን እሞላለው። በዘው በሳምንት አንድ ግዜ እንደዛ እያደርኩኝ። ገብያ አደርጋለው ማለት ነው። ቅድም እንደተናገርኩኝ በቅዳሜ ወይም ሀሙስ።

መስኮትሽን ከፍተሽ ትተየዋለሽ ወይ? አዎ እተወዋለሁ ንፍስ እንዲገባበት አየር እንዲገባበት ብዬ መስኮቱን እከፍተዋለሁ ማለት ነው። እና የፀሀይ ብርሃን እንዲገባበት። በተለየ ግን መልኩ ንፋስ እንዲገባበት ተብሎ መስኮትን ይከፈታል ማለት ነው። ስለዚህ ብዙ ጊዜ መስኮቱን እከፍተዋለሁ

ሌሎች መርዳት ትወዳለህ ቅድም እንደተናገርኩት አዎ እርዳታ መስጠት በጣም እወዳለው። ለአዛውንቶች ለህፃናቶች እና እንዲሁም ለእንስሳዎች ስለዚህ የምችለውን ያህል ለመርዳት እሞክራለሁ እና አዛኝ ልብ ነው ያለኝ። እንግዲህ እንደ ሰውኛ ማለት ነው።

ኦ ደስ የሚል ጥያቄ ነው ቅጽል ስም አለሽ ወይ? አወ በጣም አለኝ። የጎረቤት ቅጽል ስም አለኝ የቤቴን ቅጽል ስም አለኝ የአባቴን ቅጽል ስም አለኝ የዘመዶቼ ቅጽል ስም አለኝ ትምህርት ቤት ቅጸል ስም አለኝ። ስለዚህ በጎረቤቴ ቅጽል ስም በጎረቤቴ ቅጽል ስም በትምህርት ቤት። አራት ወይም አምስት ቅጽል ስም አለ

ዳቦ ማብሰል ትችላለህ ትችያለሽ ወይ በደንብ በጣም ነው እምችለው። እንደውም እንጀራ ከመጋገር ይልቅ ዳቦ ማብሰል ነው የሚመቸኝ። እና በቃ እጠበብበታለሁ ደቦውን እንዴት አድርጌ ላሳምር ላስ ላስጣፍጠው እያልኩኝ። ተጠብቤ ተጨንቄ ነው ዳቦ እማጋግረው ስለዚህ በጣም